ሰንደል አይ አልለብስም አልወድም። እኔ የምወደውአቸው አለባበሶች። ቀለል ያሉ ሽፍን ጫማዎች። ጉርድ ልብሶች ቲሸርቶች። ጃኬት ቦዲዎች ሸሚዞችን ቀለል ያሉ ልብሶችን እወዳለሁ። የምለብሳቸውም ልብሶች እነዛ ናቸው እንጂ ያን ያህል የሰንደል ተጠቃሚ አይደለም። አልለብስም

ቦታዬ እሄዳለሁ ሁሌም ስራ ቦታ መቅረት አልወድም። ማርፈድ አልወድም የስራ ወደ ስራ ቦታዬ ሁሌም ሰአቴን አክብሬ በሰአቱ ማድረግ ያለብኝንን ነገሮች አዘጋጅቼ እሄዳለሁ። ምናልባት አሞኝ አንዳንድ ነገሮች ተፈጥረው ካልሆነ በስተቀር ወደ ስራ ቦታዬ ሁሌም እሄዳለሁ

ወተት በጣም ነው የምጠጣው። ወተት መጠጣት በጣም ነው የምወደው። እኛ ጋር የከብት ወተት ይጠጣል። ላሞች ሲወልዱ የላሞቹን ወተት እንጠጣለን እና ወተት መጠጣት እጅግ በጣም የምንወደው። ያው ለአጥንት ጥንካሬ ጥሩ የካልሽየም ንጥረ ነገር በውስጡም ስላለ ወተት መጠጣት ጠቃሚ ነገር ነው። እና እኔም ወተት በጣም ነው የምጠጣው።

ገንዘብ እቆጥባለሁ በየወሩ የማገኘውን ገንዘብ መጀመሪያ በጀት ነው የምሰራው ይሄን ያህል ባስቀምጥ ይሄኛውን ብጠቀም ምናምን ብዬ መጀመሪያ በጀት እሰራለሁ በጀት ከሰራሁ በኋላ መቆጠብ ያለብኝን ወደ ቁጠባ ተቋማቶች አስገብቼ እቆጥባለሁ። የምን ጊዜም የወር ከወር የሁል ጊዜም ስራዬ ነው። ገንዘብ እቆጥባለሁ

ብዙ እድለኛ ነገሮች አሉኝ በህይወቴ ውስጥ። ጥሩ ጥሩ የሚባል ልጆች አሉኝ። ጥሩ የሚባል ቤተሰብ አለኝ። ብዙ የሚያስብልኝ ብዙ ከስር ከስር የሚያግዙኝ ቤተሰቦች አሉኝ። እና እነሱ በህይወቴ ስኬታማ ሆኜ እንድቀጥል በጣም ብዙ አግዘውኛል። እና በህይወቴ ውስጥ በጣም ብዙ እድለኛ ነገሮች አሉ።